በምን ሰዓት ትተኛለህ ለሚለው ጥያቄ? ትክክለኛ መልስ ቀጥተኛ መልስ መስጠት አልችልም ምክንያቱም የምተኛበት ሰዓት እንደ ሁኔታው ስለሚለያይ ማለት ነው። አንዳንዴ እንትን እላለሁ ስራ ምናምን ከሌለብኝ በጊዜ ነው የምተኛው። ቢያንስ እስከ ሶስት ሰዓት ሶስት ሰዓት ምናምን ነው የምተኛው። በቃ ስራ ምናምን ከሌለብኝ ማለት ነው ምንም ቢዚ ምናምን ካልሆንኩኝ። ግን አንዳንዴ ቢዚ የምሆንበት ሰዓት አለ። ጊዜ ቢዚ ከሆንኩኝ ደግሞ በቃ በጣም ቆይቼ ነው የምተኛው። ለምሳሌ አንዳንዴ ስራ ምናምን ወይ ትምህርት ምናምን ካለብኝ በማታ የማስተምረው ወይም የምማረው ነገር ካለ እሱን ሳስተምር ምናምን ቆይቼ ወይም ስማር ቆይቼ ቢያንስ እስከ ስንት ሰዓት እስከ አምስት ሰዓት እስከ ስድስት ሰዓት ልቆይ ይችላል እንደው ሁኔታው ማለት ነው። እና አንዳንዴ ደግሞ በቃ እንትን ልል እችላለሁ። ሰዓቱ አይመቸኝምና ሰዓቱ ሳይመቸኝ ቅርቶ ምናምን እሱን እንትን እያልኩኝ ሰዓቱ ሳይመቸኝ ቀርቶ በጣም ላረፍድም እችላለሁ። ካመመኝ ህመም ምናምን ካለ ደግሞ በቃ ልክ ሁለት ሰዓት ወይም ሁለት ተኩል እስከ ሁለት እኩል በቃ የመጨረሻ አሞኝ ምናምን ከቆየሁኝ እስከ ሁለት እኩል መቆየው ማለት ነው ያለበለዚያ ህመሙ ሊጨምርብኝ ሊብስብኝ ምናምን ስለሚችል ይሄን ያህል አልቆይም ማለት ነው። ሳልተኛ አልቆይም ከዛ መተኛት ስላለብኝ በጊዜ ነው የምተኛው ማለት ነው። እንትን ጊዜን በአግባቡ ለመጠቀም ሲባል ማለት ነው። ቶሎ የማልተኛ ከሆነማ በቃ ችግር ነው። እጎዳለሁ ማለት ነው። ይሄን ያህል እንትን አላገኝበትም። ትርፍም አላገኘበትም ምክንያቱም በቃ ጊዜን አልጠቀምም ማለት ነው። ማታ አርፍጄ ከተኛሁኝ በቃ ጠዋት ላይ መነሳት ይከብደኛል። በጊዜ መነሳት አለብኝ አንዳንዴ ሁሌ በጊዜ መነሳት ስላለብኝ ማታ ደግሞ ቶሎ ካልተኛሁ በቃ ጠዋት በጊዜ ለመነሳት ሌላ ታሪክ ምንም ነው የማይመቸው በጣም ነው ይከብዳል ማለት ነው። ምክንያቱም ማታ አርፍጄ መተኛቴ እሱ ምክንያት ይሆነኛል ማለት ነው ማታ አርፍጄ መተኛቴ መተኛቴን ቶሎ ላለመነሳቴ ለኔ ምክንያት ይሆንብኛል ማለት ነው። ለዛ እኔ ቶሎ ብተኛ ሁሌ በጊዜ ብተኛ አሪፍ ይመስለኛል። ምክንያቱም ቶሎ ማንተኛ ከሆነ እንትን ይሆናል ሁሌ ሰዓቱ ቆሞ አይጠብቀንም ሰዓቱ እንትን እያለ ስለሆነ ሁሌ ቆሞ ስለማይጠብቀን በጣም እንጎዳለን ማለት ነው። ቀን ቀን ደግሞ ማታ ካልተኛን ተወው ቀን ቀን ምንም ስራ ለማካሄድ ትምህርት ለማማርም ቢሆን ከሰዎች ጋር ለመጫወትም ቢሆን ከሰዎች ጋር ለምትጫወትም ቢሆን ሌላ ደግሞ ጠቃሚ ነገሮችን ለመስራት እና በቃ እነዚህ ጠቃሚ ጠቃሚ ነገሮችን ለማግኘት ይከብደናል ማለት ነው ምክንያቱም እንትን አላለም ማታ በጊዜ አልተኛንም ግን በጊዜ የሚተኙ ሰዎች በቃ ጠዋት ጠዋት ንቁ ናቸው። በጊዜ ነው የሚነሱት ሲነሱ ስራቸው ላይም ጠንካራ ናቸው ምክንያቱም ማታ አሪፍ እንቅልፍ አግኝተው ተኝተዋል ማለት ነው። ለዛ በጊዜ መተኛት በጣም ጥቅም አለው። በጊዜ የማይተኛ ሰው እኮ በቃ ይቸገራል። አብዛኛው ጊዜ በጊዜ የማይተኛ ሰው አብዛኛው ሰው ደግሞ ጥሩ ነገር እየሰራ የሚያሳልፈው በቃ ምንም አማራጭ የላቸውም እንትን ስላለ ጊዜ ስለሌላቸው ጊዜያቸውን በአግባቡ መጠቀም አለባቸው። ግን አንዳንዱ ደግሞ ጊዜውን በአግባቡ አንዳንድ አንዳንዳችን ደግሞ ጊዜያችንን ዝም ብለን ቲክቶክ በማየት እንጨርሰዋለን ስንት ነገር ጥሩ ነገር የሚሰራበትን ስንት አሁን እንትን ማድረግ የሚቻልበትን ትምህርት መማር የተለያዩ ነገሮችን ማድረግ የሚቻልበትን ሰዓት እና በጣም የእንቅልፍ ሰአታችንን መጠቀም ያለበትን ቀን የሚያዘባብንን ሰዓት እንቅልፋችንን በአግባቡ ባለመተኛታችን ያን ሰዓት ምን ያደርጉታል? ቲክቶክ በማየት ምንም ጥቅም በሌለው ነገር ማለት ነው። ቲክቶክም እሺ ጥሩ ነገር ቢያዩ እኮ ጥሩ ነበረ ግን ከቲክቶክ የሚያዩት ደግሞ ሌላ ታሪክ ነው። በጣም በቃ የሚደብር ነገር ምንም ቀልድ ነው። ቀልድ የሚቀልዱ ሰዎች አሁን እየተጠቀሙ ነው እነሱን ቪው እያገኙ ነው ቲክቶክ የሚለቁ ሰዎች ማለት ነው። ቪው እያገኙ ነው። እነሱ ደግሞ የሚሰሩት በቀን ነው አብዛኛው ጊዜ ደግሞ በማታ ሁላ ቢሰሩ እነሱ ስራቸው ነው ብር እያገኙ ነው። እኛ ግን ምንም ብር አናገኝም። በቃ ዝም ብሎ ማየት እነሱን እያዩ እንትን እንላለን ማለት ነው። ጊዜያችን ይባክናል። በቃ ተኝተን ማሳለፍ ያለብንን ሰዓት ዝም ብለን በማይጠቅም በዛዛታ ነገር እንትን ስንለው ጥሩ አይደለም ማለት ነው። ለኛ ለአእምሮአችንም ይጎዳል። ጭንቅላታችንም ይበጠበጣል ይረበሻል ምናምን ለዛ ጊዜያችንን በአግባቡ መጠቀም ነው እንጂ ያለብን። እንደዚህ የምንተኛውን በጊዜ መተኛት ነው ያለብን እና እኔ የምተኛው ሰዓት ከሶስት ሰዓት